ቋንቋ ሶስት ቋንቋ እችላለሁ ሁለቱን አቀላጭፌ እናገራለሁ አንዱ ብዙም አልችልም ግን ምንም አልልም እሰማለሁ ሁለቱን አቀላጥፌ እናገራለሁ ሁለት ቋንቋ አቀላጥፌ አወራለሁ ማለት ነው። እነዚህ ሁለት ቋንቋዎች ከሰዎች ጋር እግባባባቸዋለሁ። ትምህርት ቤቶችም ተምሬባቸዋለሁ እነዚህ ሁለት ቋንቋዎች አፌን የፈታሁበት ቋንቋዎች ናቸው።

መዘመር በጣም እወዳለሁ። የተለያዩ መዝሙሮችን ማዳመጥ በጣም ነው የሚያስደስተኝ። መዝሙሮችን ማዳመጥ በተለይ ያስደስተኛል። መዘመር በጣም ነው ደስ የሚለኝ። በየቤተክርስቲያን ውስጥ መዘመር በጣም ደስ ይለኛል። የተለያዩ ቦታዎች ላይ ስዘምር በጣም ነው ደስ የሚለኝ። መዝሙር እወዳለሁ። መዝሙር በጣም ነው የሚያስደስተኝ። መዘመር እወዳለሁ።

በሚገባ ሰዎችን መርዳት በጣም ደስ ይለኛል በጣም ያስደስተኛል። ሰዎችን መርዳት እንዲሁም ደግሞ የተራቡ ሰዎችንም ደግሞ ምግብ ማብላት የተቸገሩ ሰዎችን የተጠሙ ሰዎችንም ደግሞ ውሃ ማጠጣት ልብስ የሌላቸውንም ደግሞ ልብስ የመስጠት። በጣም ደስ ይለኛል እነዚህ ነገሮችን ማድረግ በጣም ያስደስተኛል የተቸገሩ ሰዎችን መርዳት። ህሊናዬን በጣም ያስደስተዋል ደስታ ይሰጠኛል

የቤት እንስሳ አለኝ። የቤት እንስሳ ድመትና ውሻ አለኝ። እነዚህ ሁለቱ ድመትና ውሻ በጣም ስለምወድ የቤት እንስሳ እነዚህ ሁለቱ አሉኝ፤ በፊት ላይ ከብቶች በሬ እንዲሁም ላም ነበረኝ አሁን ግን እነዚህ ውሻና ድመት አለኝ ማለት ነው እነዚህ የቤት እንስሳዎች በጣም ያስደስቱኛል፤ የቤት እንስሳ አለኝ የቤት እንስሳ በጣም ነው የምወደው

አዎ በመስኮት ጎን መቀመጥ እወዳለሁ መስኮት ጎን እና በር ላይ መቀመጥ በጣም ያስደስተኛል በተለይ ትምህርት እየተማርኩ እያለ ትምህርት ቤት ሳለሁ። በር አካባቢ እንዲሁም መስኮት ጥግ ላይ መቀመጥ ደስ ይለኛል። መስኮት በር ላይ መቀመጥ በጣም ነው የሚያስደስተኝ። መስኮት አካባቢ ላይ መቀመጥ በጣም ያስደስተኛል መስኮት በር ላይ እቀመጣለሁ።

በሚገባ በገበያ ዋጋ ነገሮችን እቃዎችን ስገዛ እከራከራለሁ እደራደራለሁ ስለዚህ በድርድር ብዙ እቃዎችን ዋጋዎችን አስቀንሳለሁ እና በድርድር ስሸጥም ሆነ ስገዛ እደራደራለሁ ማለት ነው። በድርድር ላይ የተሳካልኝ ሰው ነኝ። ተደራድሬ ብዙ ነገሮችን መቀነስም ሆነ መጨመር መሸጥም ሆነ መግዛት እችላለሁ።

ሰዎችን ማበረታታት በጣም እችላለሁ ሰዎችን ሳበረታታ ደስ ይለኛል። ምክንያቱም ሰዎች ሲያዝኑ እንዲሁም አንድ ነገር ላይ በጣም ሲቆጩ አበረታታቸዋለሁ። የሆነ ስራ ሲጀምሩ በዛ ስራ ላይ አበረታታቻዋለሁ በጀመሩት ነገር እንዲቀጥሉ ባላቸው አቅም እንዲቀጥሉ አበረታታቸዋለሁ። ሰውን አበረታታ ያስደስተኛል ማበረታታ እችልበታለሁ። ብዙ ጓደኞቼን አበራተትቻለሁ

ማታ ከስራ በኋላ ምግብ እበላለሁ እራት በልቼ ከዛ በኋላ ጸሎት አደርጋለሁ ከዛ በኋላ። ከቤተሰብ ጋር እንጫወታለን ከእህቴ ጋር እንጫወታለን ከእህቴ ጋር ብዙ ስራዎችን ማታ ማታ አንዳንድ ነገሮችን እንሰራለን እኔም መጽሐፍ አነባለሁ ከስራ በኋላ እንደዚህ አይነት ነገሮችን ጎረቤት ሄደን ከሰዎች ጋር እናወራለን። ማታችንን እስከ አራት ሰዓት ባለው ከሰዎች ጋር በመገናኘት ራት በመብላት በመጸለይ እናሳልፋለን

በሚገባ ሳንቲም እቆጥባለሁ ከምስራ ስራ ላይ ከስራዬ ላይ ከገቢዬ ላይ ከትርፌ ላይ ሳንቲም እቆጥባለሁ። በየቀኑ በየወሩ የማገኘውን ሁሉን ነገር እቆጥባለሁ ማለት ነው። ለነገ የሚሆነኝን ነገሮች እቆጥባለሁ አስቀምጣለሁ። ቁጠባ ላይ በጣም ጎበዝ ነኝ። እቆጥባለሁ እንደዚህ አይነት ነገሮችን ብርን አላባክንም ሀብትን አላባክንም።

በእንጨት እሳት ማብሰል ምግብ የተለያዩ ምግቦችን ማብሰል አውቅበታለሁ ምክንያቱም። መብራት በሌለበት ጊዜ እንዲሁም ከሰል የተለያዩ ነገሮች በሌለበት ጊዜ እንጨት ሰብስበን በማያያዝ ምግብ የተለያየ ምግቦችን ማብሰል መስራት። አውቅበታለሁ በጣም እችላለሁ እሱን እንጨት ሰብስበን ውሃ እናሞቅበታለን ከፈለግን ምግብ እንሰራበታለን ማለት ነው። እሳቱን በደንብ አንድደን ስለዚህ አውቅበታለሁ

አዎ በሚገባ ልብሶቼን በደንብ በሚገባ አጣጥፌ በስነ ስርዓት አስቀምጣችኋለሁ ምክንያቱም ከለበስኳቸው በኋላ ይቆሽሻሉ ከዛ በኋላ አጥባቸዋለሁ አጥቤ አስጥቼ ከደረቀ በኋላ አጣጥፌ በስነ ስርዓቱ አስቀምጣለሁ። ምክንያቱም ሌላ ጊዜ አንስቼ ስለምለብስ ስለሚያስፈልገኝ በስራት አስቀምጣለሁ።

በሚገባ ጓደኛ አለኝ ከአንድም በላይ ሁለት ጓደኞች አሉኝ ከእነሱ ጋር ምሳ እበላለሁ ከጓደኛዬ ጋር ምሳ እበላለሁ እንዲሁም ቁርስም አብረን እንበላለን ማለት ነው። ሁለት ጓደኞች አሉኝ ጓደኛ አለኝ በስራዬ ቦታ ላይ የስራ ባልደረቦቼም አሉ። በስራ ቦታ ብዙ አይነት ጓደኞች አሉኝ ማለት ነው። ጓደኛ አለኝ።

በጣም ትዝ ይለኛል የድሮ ፎቶዎቼ የልጅነት ፎቶዎቼ በጣም ደስ ይለኛል በተለይ ደግሞ ልጅ ሆኜ እቃ እቃ ሳበላሽ እንዲሁም ጭቃ ሳቦካ። እንዲሁም ደግሞ ከከብቶች ጋር የተነሳሁት ከቤት እንስሳዎች ጋር የተነሳሁት ብዙ ፎቶዎች። ከእንስሳዎች ጋር ብዙ ፎቶዎች አሉኝ። ከብዙ ከጓደኞቼ ከልጆች ጋር ብዙ ፎቶዎች አሉኝ። እነዛ ፎቶዎች ትዝ ይሉኛል

ማታ ከሁለት ሰዓት ጀምሮ እስከ ሶስት ሰዓት ባለው እመግባለሁ እራቴን ከሁለት ሰዓት እስከ ሶስት ሰዓት ባለው እበላለሁ ማለት ነው። ምክንያቱም ከዛ በኋላ። ሌላ ስራ ሌላ ፕሮግራም ስላለኝ ከዛ በኋላ ማንበብ መጸለይ ስላለብኝ መጀመሪያ ሁለት ሰዓት እስከ ሶስት ሰዓት ባለው ምግቤን እመገባለሁ። እራቴን እበላለሁ ማለት ነው ከሁለት ሰዓት እስከ ሶስት ሰዓት ባለው

በሚገባ ምግብን ከሰዎች ጋር ተካፍሎ መብላት በጣም ያስደስተኛል። ምግቤን ከሰዎች ጋር ተካፍዬ እባላለሁ እንዲሁም ሰዎችን ደግሞ ጓደኞችንም ሌሎች ሰዎችንም ተካፍዬ አብሬ እበላለሁ ማለት ነው። መጋበዝም እኔ ከእነሱ ጋር መጋበዝ መጠጣት መብላት። ደስ ይለኛል ከሰዎች ጋር ስበላ ስጠጣ በጣም ነው የሚያስደስተኝ እነሱን መጋበዝ። ከእነሱ ጋር መጫወት ማውራት መብላት ያስደስተኛል ከሰው ጋር ማውራት እንዲሁም መብላት በጣም ነው የምወደው

ብዙ አይነት የቤት እቃዎችን እጠቀማለሁ። ለምሳሌ ትሪ ሳህን እንዲሁም ደግሞ ምግብ የምበላባቸው የተለያዩ እቃዎችን እጠቀማለሁ። ድስት ባሊ እንዲሁም ብዙ አይነት እቃዎችን ቤቴ ውስጥ እጠቀማቸዋለሁ ማለት ነው። የምጠቀማቸው በዚህ አይነት እቃዎች አሉ። ልብሴን የማስቀምጥበት ቁም ሳጥን የምተኛበት አልጋ ብዙ አይነት የምለብሳቸው ልብሶች አሉ። ብዙ አይነት እቃዎችን የተለያየ ስራ የምሰራበትን

በዚህ ቅዳሜና እሁድ መሃል ላይ የማደርገው ከዘመዶቼ ጋር መገናኘት ከጓደኞቼ ጋር ተገናኝቼ ጊዜ ማሳለፍ። እንዲሁም ደግሞ ከቤተሰቦቼ ጋር በቂ ጊዜ ማሳለፍ ከእህቴ ጋር ጥሩ ሰዓት ማሳለፍ። ቅዳሜና እሁድ መጫወት ከሰው ጋር ማውራት። መብላት መጠጣት በጣም ደስ ይለኛል። ቅዳሜና እሁድ ከሰዎች ጋር ማውራት እንዲሁም ፊልድ መውጣት።

አዎ በርግጥ ቅመማ ቅመማ የበዛባቸውን ምግቦች በጣም ነው የምወደው እነዚህም ምግቦች በጣም ደስ ይሉኛል ቅመም የሚበዛባቸው ቅመም የሚደረግባቸው ምግቦች በጣም ደስ ይለኛል። አትክልት ላይ ሳይቀር ቅመም ሲደረግ በጣም ነው ደስ የሚለኝ ቅመም ያለው ምግቦች ቅመም ያለው ነገሮች ሁሉ ደስ ይሉኛል። ቅመማ ቅመሞችን በጣም እወዳለሁ ሸታቸውን ሳይቀር እወዳለሁ መብላትን እወዳለሁ።

ብዙ ጊዜ ዜና እማገኘው ከጋዜጣዎች እንዲሁም ከመጽሄቶች ነው የማገኘው እና ከእነዚህ ውጪ ደግሞ ከተለያዩ የዜና ዘጋቢ ከሆኑ ከማህበራዊ ድረ ገጾች እና ከመተግበሪያዎች ላይ ነው የማገኘው። የተለያዩ መተግበሪያዎች እንዲሁም ማህበራዊ ድረ ገጾች ላይ አነባለሁ ማለት ነው። እነዚህ እነዚህ ነገሮች የዜና ምንጮቼ ናቸው

ቀርቀሃ እኔ ባለውበት አካባቢ አያድግም። ግን በዚህ እኔ ባለውበት ሀገር ያድጋል ምክንያቱም ቀርቀሃ ብዙ ቦታ ያድጋል ግን እኔ ባለውበት ዙሪያ። አያድግም እኔ ባለውበት አያድግም ለአንዳንድ ነገሮች። ይጠቀሙበት ሰዎች አሉ ስለዚህ እዚህ ጋር ውስጥ ቀርቀሃ ያድጋል። ግን እኔ ያለሁበት አካባቢ ወይም ያለሁበት ሰፈር ቀርቀሃ አያድግም።

እኔም የምወደው ዳቦ ድፎ ዳቦ ነው። በስንዴ የተጋገረ የስንዴ ዳቦ እወዳለሁ በስንዴ የተጋገረ ቤት የተጋገረ ድፉ ዳቦ ነው የምወደው እናም ደግሞ በበቆሎ የተሰራ ዳቦን በጣም ነው የምወደው። እንደዚህ አይነት ዳቦዎች ይሞቹኛል። ያን ያህል ዳቦ ፍላጎቴ አይደለም። ግን የስንዴ ዳቦ በጣም ነው የምወደው። እና ይሄንን ስንዴ በጣም እወዳለሁ።

አዎ የጨረቃ ብርሃን እወዳለሁ እኔ ግን ከጨረቃ ይልቅ ደስ የሚለኝ ፀሀይ ነው። ግን ደግሞ ማታ ማታ ስንሄድ ጨረቃ በጣም ብርሃን ስለሚሆንን የጨረቃ ብርሃንን በጣም እወዳለሁ። በተለይ ደግሞ ሶስት ሰዓት እስከ አራት ሰዓት ባለው ሚወጣው ጨረቃ በጣም ነው ደስ የሚለኝ ለሊት ላይ የሚወጣው ጨረቆች በጣም ያስደስቱኛል ጨረቃ እወዳለሁ።

የምወደው ምግብ በእንጀራ በወጥ እወዳለሁ እንዲሁም አይብ እወዳለሁ ሽሮ በቂቤ እወዳለሁ በሶ ወጥ እንዲሁም ደግሞ የ ምስር ወጥ በጣም እወዳለሁ። ምስር ወጥ እንዲሁም ስጋ ወጦችን እወዳለሁ ቀይ ወጥ እወዳለሁ። እነዚህ አይነት ወጦች በጣም ደስ ይሉኛል። ፓስታ እወዳለሁ በርገርም እወዳለሁ። እነዚህን ነገሮች እወዳለሁ

አዎ በስራ ጉዳይ ከደንበኞች ጋር እገናኛለሁ በስራ ጉዳይ በተለያዩ የስራ ጉዳዮች የስራ ዘርፎች እንገናኛለን። አንዳንድ የስራ ጉዳዮችን ለማውራት ለመወያየት በስራ ጉዳይ ስብሰባዎች እናደርጋለን። እንገናኛለን ከደንበኞች ጋር። በመግዛት በመሸጥ በመስራት ዙሪያ ላይ እንገናኛለን። በተለያዩ ቦታዎች የስራ ጉዳይ ላይ ከዛም ውጪ እንገናኛለን

ኢንተርኔት እጠቀማለሁ ምክንያቱም የተለያዩ ድረ ገጾችን የተለያዩ መተግበሪያዎችን ስለምጠቀም ኢንተርኔትን እጠቀማለሁ ማለት ነው። የተገናኘ የተለያዩ ከሰዎች ጋር ግንኙነትን የተለያዩ ዜናዎችን የተለያዩ ስራዎችን ለማወቅ የተለያዩ ነገሮችን ለማወቅ ለመረዳት ኢንተርኔትን እጠቀማለሁ።

አዎ አዎንታዊ አስተያየቶችን እቀበላለሁ ምክንያቱም አዎንታዊ አስተያየቶች ከማስረጃ እንዲሁም ከመረጃ እና ከምክንያታዊነት ጋር እቀበላለሁ ማለት ነው። አዎንታዊ ነገሮች ነገሮችን ማየት ማወቅ ደስ ይለኛል። አዲስ ነገሮችን መሞከር አዎንታዊ ነገሮችን መስማት ማወቅ ስለሚያስደስተኝ አዎንታዊ ነገሮች ብዙ ጊዜ ያጋጥሙኛል እኔም በጣም ደስ ይለኛል። አዎንታዊ ነገር

በብእር ነው መጽሐፍ የምወደው ምክንያቱም በብእር መጽሐፍ ደስ ይለኛል። በብእር ስጽፍ በፍጥነት እጽፋለሁ ግን በእርሳስ የምጠቀመው የተለያዩ ስዕሎችን ለመሳል የተለያዩ ሙከራዎችን ለመሞከር ስዕሎችን ስስል። ስራ ስንጠቀም አለው። ከዛ ውጪ በብእር ነው የተለያዩ ነገሮችን የምጽፈው ብእር ነው ብዙ ጊዜ የምጠቀመው ብእር መጠቀም በጣም ያስደስተኛል። በበእር ነው ብዙ ነገሮችን ስራ የምሰራው

በሚገባ እሳት ማንደድ እችላለሁ። እሳት ማንደድ የሚያስፈልግ ሰዓት ሳንታ አናዳለሁ እሳት የሚያስፈልገን። አንዳንድ ነገሮችን ለማብሰል እንዲሁም ደግሞ ብርድ ሰዓት ሲሆን ሲበርደን እሳት እናነዳለን። ማብራት ሲጠፋ ምግቦችን ለመስራት እሳቶችን እሳትን እናቀጣጥላለን። እሳት ማንደድ እችላለሁ እሳት ማንደድም በጣም እችላለሁ ማለት ነው

በስራ ጊዜ እረፍት አላደርግም ግን ምሳ ሰዓት ላይ እረፍት አደርጋለሁ ምክንያቱም የምሳ ሰዓት ላይ ምሳ ስለምበላ በዛው እረፍት አደርጋለሁ ከጓደኞቼ ጋር እጫወታለሁ በዛች ሰዓት ላይ። የምሳ ሰዓት ላይ እረፍት አደርጋለሁ ግን ስራ እየሰራሁ እያለው በመሃል ስራን አላቋርጥም የምሳ ሰዓት ላይ በራሴ እቅድ ምሳ ሰዓት ላይ እረፍት አደርጋለሁ ማለት ነው።

ማብሰል እችላለሁ ብዙ ምግቦችን ማብሰል እችላለሁ የተወሰኑ ምግቦችን። አበስላለሁ ሳበስልም በብቃት በጥሩ ሁኔታ አበስላለሁ ለራሴ የሚሆንን ምግብ። ማብሰል እችላለሁ በስነ ስርዓት አበስላለሁ። ብዙም ሳያር ብዙም ደግሞ ሳይበስል በደንብ በስነ ስርዓቱ በመካከለኛው አድርጌ ማብሰል እችላለሁ።

የስልኬን ካሜራ በሚገባ አጠቀማለው ፎቶዎችን ለመነሳት የጓደኞቼን ፎቶ ለማነሳት ቤተሰቦቼ ጋር ፎቶ ለመነሳት። የስልኬን ካሜራ በሚገባ እጠቀመዋለው። የስልኬን ካሜራ ብዙ ጊዜ እጠቀመዋለው በስነ ስርዓት የተለያዩ ቪዲዮዎችን ፎቶዎችን ለመነሳት። የስልኬን ካሜራ በስነ ስርዓት በአግባቡ እጠቀማለው ብዙን ጊዜ የስልኬን ካሜራ እጠቀማለሁ

ቤተሰቦቼ በጣም ጥሩዎች ናቸው። ቤተሰቦቼ ከሰው ጋር ማውራት፣ ከሰው ጋር መብላት፣ መጠጣት የሚወዱ ናቸው። እህቴም በጣም ጥሩ ሰው ነች። እኔን ደግሞ ከሰው ቤተሰቦቼ ጋር ጥሩ ግንኙነት አለኝ። ቤተሰቦቼ ከጎርቤቶቻቸው፣ ከማህበራዊ ሰዎች ጋር፣ ከማህበራዊ ሰዎች ጋር ሁሉ ጥሩ ግንኙነት አላቸው፣ ጥሩ ግንኙነት አላቸው በሁሉም ቦታ ላይ። በሃይማኖት ዙሪያም ሆነ በቤተክርስቲያን በሁሉም ነገሮች ላይ ንቁ ተሳትፈዋላቸው ማለት ነው። በጣም ከማህበረሰቡ ጋር የሚግባቡ አይነት ቤተሰቦች ናቸው።

ብዙውን ጊዜ ጭንቀት ሲሰማኝ እኔ የማደርገው ጸሎት መፀለይ ነው ከዛ ውጪ መጽሐፍ ቅዱስ ማንበብ ነው ጭንቀት ሲሰማኝ። ከዛን እምወዳቸው ሰዎች ጋር ሄጄ ማውራት። ሲቀጥል ደግሞ ብቻውን ሆኜ ብቻዬን ሆኜ ማሰብ ከዛን ደግሞ ቡና መጠጣት እንዲሁም ደግሞ ከምወዳቸው ሰዎች ጋር ማውራት መቀለድ ደስ ይለኛል። እነዚህ አይነት ነገሮች ጭንቀቴን ያርቁልኛል። መጽሐፎችን ሳነብ ጭንቀቶቼ ይርቁልኛል ማለት ነው

በስራዬ በጣም ደስተኛ ነኝ ጤነኛ ሆኜ ስራዬን ስለምሰራ በስራዬ ደስተኛ ነኝ። ስራዬን እወደዋለሁ በጣም ነው የምወደው ስራዬን ምክንያቱም ጥሩ ገቢም መጥፎ ገቢም ያስገባልኝ። ጤነኛ ስለሆንኩ ነው የምሰራው እና ስራዬን እወደዋለሁ በስራዬ በጣም ደስተኛ ነኝ። ስራዬን ስለምወደው ነው የምሰራው። ባልወደው ኖሮ አልሰራውም ማለት ነው። ስለዚህ እወደዋለሁ ስራዬን

እኔ ዶሮ የለኝም እኔ ያለኝ ውሻና ድመት ነው የቤት እንስሳ ያለኝ ውሻና ድመት ነው እንጅ ዶሮ የለኝም። የምገዛው ለበአል ጊዜ አርዶ ለመብላት ነው። ዶሮ ወጡን ዶሮ ወጥ ለመስራት። ዶሮ እገዛለሁ እንጂ ዶሮ አሁን የለኝም ለባል ጊዜ ነው። ዶሮ የምንገዛው እኔ ዶሮ የለኝም ያለኝ የውሻና እንዲሁም ድመት ነው ያለኝ

በበጋ ወቅት ጥሩ ጥሩ ምግቦችን ጥሩ ጥሩ እህሎችን ስንዴዎችን ጤፎችን እገዛለሁ ምክንያቱም ክረምት ላይ ስለሚጠፋ በጋ ላይ እነዚህ አይነት ምግቦችን ጤፍና ስንዴ የመሳሰሉትን እገዛለሁ አስቀምጣለሁ። እና ደግሞ የተለያዩ ቦታዎች ደስ የሚሉ ቦታዎች ለበጋ ላይ ክረምት ላይ የሚያስቸግር ቦታ በጋ ላይ ደስ የሚል ቦታ እየሄድኩ አያለሁ እዝናናለሁ። በጋ ላይ ጥሩ ነገሮችን ገጠር እየሄድኩ ቤተሰቦቼን እጠይቃለሁ

የድሮ ፎቶዎቼን እይዛለሁ ለማስታወሻ ትዝታው ስላለኝ የድሮ ፎቶዎቼን እይዛለሁ በልጅነቴ የተነሳኋቸውን ሳያቸው ልጅነቴ ትዝ ስለሚለኝ እንዲሁም የተለያዩ ትውስታዎች ደስ የሚሉም መጥፎም ትውስታም ስላለኝ። ብዙ ደስ የሚሉ ትውስታዎች ስላሉኝ የልጅነቴን የድሮ ፎቶዎቼን በሚገባ ለማስታወሻ እይዛለሁ።

ቡና መፍጨት እችላለሁ። ቡና ፈጫለሁ። እንዲሁም በፊት ላይ በመውቀጫ እና በዘነዘና ነበር የምንፈጨው ግን አሁን በማሽንም እንፈጫለን ማለት ነው። ስለዚህ ቡና መፍጨት እንዲሁም ማፍላቱንም እችልበታለሁ። ቡና መፍጨት በጣም ነው የምችለው። እና ቡና ከመውደዴ የተነሳ ቡና ማፍላት ላይ በጣም ጎበዝ ነኝ። የቡና መፍጨት በጣም እችላለሁ።

ማብራት ሲቋረጥ ወይ ደሞ ማብራት ሲጠፋ ብዙ ጊዜ እናደዳለው ከስሜታዊ ውጪ እሆናለው። ማብራት ምክንያቱም በማብራት ብዙ ነገር እንሰራለን በማብራት ብዙ ነገር ነው የምንሰራው። ስልካችንን እንኳን መጠቀም የምንችለው በማብራት ስለሆነ ብዙ ነገሮችን ምንጠቀመው በተለይ ማታ ላይ በማብራት ነው። እና ጥሩ አይደለም ከስራችንም ያስተጓጉለናል።

ከቅዳሜና ከእሁድ ውጪ ወደ መናፈሻ ብዙ ጊዜ አልሄድም። እና ማታ ማታ ላይ አስራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ወደ መናፈሻ እሄዳለሁ ለወክ። ከዛ ውጪ ለመዝናናት እሁድና ቅዳሜ። እሄዳለሁ ከዚህ ውጪ ስራ ሰዓት ላይ ስለማሳልፍ መናፈሻ ጊዜ ብዙም ጊዜ መናፈሻ ላይ። መናፈሻ ቦታ አልሄድም መናፈሻ ከብዙ ጊዜ አልገኝም

ድንጋይ በፊት ላይ ለአጥሮች ለተለያዩ ነገሮች ድሮ አባቶች ይሰበስባሉ እንዲሁም ደግሞ አንድ ላይ በማድረግ አጥር ስር ይገነቡታል። ግን አሁን ላይ ብዙም ጊዜ ለፎቅ ለአንዳንድ ነገሮች ነው የሚያስፈልገው። እና ለአንዳንድ የቤት ስራዎች ላይ አንዳንድ መረማመጃዎች መንገዶች ይሰራበታል። ስለዚህ አንዳንድ ቦታዎችን ለማጠናከር እንዲሁም ደግሞ ቤት ውስጥ መንገዶችን አጥሮችን ለማጠናከር ድንጋዮችን እሰበሰባለው።

በሚገባ ሰዎችን በአይኔ እመለከታለሁ ምክንያቱም መንገድ ላይ ስሄድ ሰዎችን አያለሁ የምኖሩ ከሰዎች ጋር ነው። የምሳራውም ስራ ከሰዎች ጋር ነው ከ ደንበኞቼ ሰዎች ናቸው። ስለዚህ ሰዎችን በአይን መመልከት አይቀርም። በአይን መመልከት በክፉ አይን ሰዎችን አልመለከትም በጥሩ አይን ነው ሰዎችን የምመለከተው። እነሱ መጥፎ ጎናችሁን ሳይሆን ጥሩ ጎናችሁን በማየት ነው ሰውን የምመለከተው

አዎ ቪዲዮ ጥራት አደርጋለሁ ቪዲዮ ጥራት እንዲኖረው አደርጋለሁ። የተለያዩ መተግበሪያዎችን በመተግበሪያዎችን በመጠቀም የተለያዩ መተግበሪያዎችን እያየሁ እነሱም በመጠቀም በስልኬ ላይ ያነሷቸው ቪዲዮዎችም የተለያዩ ወይ በካሜራ የተነሱ ቪዲዮዎችም። እነሱን ጥራት ከሌላቸው ጥራት እንዲኖራቸው ማድረግ እችላለሁ በተለያዩ መተገበሪያዎች እንደዛ ማድረግ እችላለሁ። የተለያዩ መተግበሪያዎችን በመጠቀም ጥራት እንዲኖራችሁ አደርጋለሁ።